እጅ ማለት ከሰውነታት ክፍላችን አንዱ ሲሆን ለመያዝ ለመብላት ለመንካት የምንጠቀምበት የሰውነታችን አካል ነው

ዘጠኝ ማለት የተራ ቁጥር ሲሆን ዘጠነኛ ላይ ያለ ማለትም አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ብለን ነገሮችን ለመቁጠር እና ከቁጥር መካከል ዘጠነኛ የሆነ የቁጥር አይነት ነው።

ጠረጴዛ ማለት ከመቀመጫ ጋር አንድ ላይ የሚቀመጥ ሲሆን አብዛኛውን ነገሮች ለማስቀመጥ ብዙ ነገሮችን ለማስቀመጥ የምንጠቀምበት የቤት ውስጥ የመገልገያ ቁስ ነው

ኮምፒውተር ማለት አዲስ የቴክኖሎጂ ሰራሽ ነገር ሲሆን ማንኛውንም ነገሮችን ለማንበብ ለመጻፍ ከሰው ጋር ለመገናኘት ፋይሎቻችንን ለማስቀመጥ እና ሁሉንም ነገር አንድ ላይ ለማድረግ የምንጠቀምበት የቴክኖሎጂ አንድ ርቁስ ነው።

ልምድ ማለት አንድ ነገር በተደጋጋሚ ለብዙ ጊዜ ስናደርገው ስንከውነው የሚሰጠን የስያሜ አይነት ነው

ስብሰባ ማለት የሰዎችም ወይንም ደግሞ የእንስሳት አንድ ላይ መሆን ማለት ነው

ስለተገናኘን ደስ ብሎኛል ማለት አረፍተ ነገር ሲሆን አንድን ሰው ከአንድ ሰው ጋር ሲገናኝ ወይንም ደግሞ ሲነጋገር ለግንኙነታቸው በጣም እንደተደሰተ በጣምም ደግሞ እንዳስደሰተው ለመግለጽ የሚጠቀምበት አረፍተ ነገር ነው

በተፈጥሮ ሁለት ጎኖች አሉ። አንደኛው ጎን ግራ ሲባል አንደኛው ጎን ቀኝ ይባላል።

ልትረዳኝ ትችላለህ ወይ? ማለት ጥያቄ ሰው አንድ ሰው። አንድን ሌላ ሰው። ማድረግ የማይችለውን ወይንም የሰውን እርዳታ የሚያስፈልገውን ስራ። ወይንም ደግሞ ሌላም ነገር እንዲረዳው ወይንም እንዲያግዘው የሚጠይቅበት የጥያቄ አረፍት ነገር ነው

ነፋስ ማለት በተፈጥሮ የሚገኝ ነገር ሲሆን የማይታይ ነገር ግን አንዳንድ ጊዜ ሀይል ያለው ከግራ ወደ ቀኝ ወይንም ደግሞ ከቀኝ ወደ ግራ የሚነፍስ ማለት ነው።

ክፍያ ማለት በገንዘብ ለሆነ ነገር አውጥተን ከኪሳችን አውጥተን የምንከፍለው ወይንም የምንሰጠው ነገር ማለት ነው

ትብብር ማለት ሰዎች ተሰብስበው አንድ ነገር መስራት አንድ ላይ መስራት ማለት ነው

ክፍል ማለት ትልቅ ከሆነ ህንፃ ውስጥ ወይንም ደግሞ አዳራሽ ውስጥ የተከፈለ ወይንም ደግሞ ለብቻው ለብቻው የተሰየመ ሌላ ክፍል ማለት ነው። ወይንም ሌላ ትንንሽ አዳራሽ ማለት ነው። የህ ትንንሽ አዳራሽ ክፍል እንለዋለን

ውል ማለት ከስምምነት ሲሆን አንድ ሰው ከአንድ ሰው ጋር የሆነን ነገር ለማድረግ የሚስማማበት ማለት ነው

ኦክቶበር ማለት በኢትዮጵያ አቆጣጠር ሁለተኛ ወር ወይንም በአማርኛ ጥቅምት ማለት ሲሆን በፈረንጆቹ ደግሞ አስረኛ ወር ማለት ነው

ስንት ነው? ማለት ጥያቄ ሲሆን የአንድን መጠን ገንዘቡንም ይሁን ወይንም በውስጡ ያለውን መጠን የመጠየቅ መጠየቅ ስፈልግ የምናደርገው ነው

ወተት ማለት ከሚታለቡ ወይንም ደግሞ ከአጥቢ እንስሳት ወይንም ከሰው የሚገኝ ነጭ የሆነ ነገር ማለት ነው

አመሰግናለሁ ማለት አንድ ሰው ለአንድ ሰው የሆነ ነገር ካደረገ በኋላ የተደረገለት አካል ያደረገለትን ሰው የሚያመሰግንበት ወይንም ደግሞ ከፍ የሚያደርግበት ቃል ነው

እንኳን ደህና መጡ ማለት አንድ ሰው ከሌላ ቦታ ወደሆነ ቦታ ሲሄድ ተቀባዩ አካል እነዛን ተቀባዩ አካል በሰላም መምጣታቸውን የሚያበስርበት ቃል ነው

አዘምን ማለት ነገሮችን ወደ ዘመናዊ ወይንም ደግሞ አሁን ላይ ባለ በተከተለ መልኩ ይህንን አለም በተከተለ መልኩ ቀይር ማለት ነው።

አዲስ ማለት ምንም ያልተነካ ወይንም ከሚሸጥበት ቦታ ከተሰጠበት ቦታ ምንም ሳይነካ የመጣ የተቀመጠ ማለት ነው

ጁን ማለት በኢትዮጵያ አቆጣጠር አስረኛው ወር ሲሆን ሰኔ ማለት ነው። ከወሮች ሁሉ የአስረኛው የወር ስያሜ ነው

አዎ ማለት አንድ የአማርኛ ቃል ሲሆን ነገሮችን እንደምንሰራ እንደሰራን የምንስማማበት ቃል ነው።

ተራብኩ ማለት የምበላው ነገር እፈልጋለሁ ወይንም ሆዴ ውስጥ ምንም የቀረ የምግብ አይነት የለም ማለት ነው።

ጁላይ ማለት በኢትዮጵያ አቆጣጠር አስራ አንደኛ ወር ወይንም ሀምሌ ማለት ነው

ውጣ ማለት ካለበት ክፍል ወይንም ካለበት ቦታ እንዲንቀሳቀስ የምናዝበት የአማርኛ ቃል ነው

ደረሰኝ ማለት አንድን ነገር ከገዛን በኋላ ማረጋገጫ ወረቀት ማለት ነው

አራት ማለት ከቁጥር አይነቶች ውስጥ አንዱ ሲሆን አራተኛ ላይ ያለ ወይንም አንድ ሁለት ሶስት አራት ማለት ነው

ቤት ማለት በጣሪያና በግድግዳ የተሸፈነ ሰዎች የሚኖሩበት ቦታ ነው

ስልክ ማለት ዘመናዊ አንድን ሰው ከአንድ ቦታ ሆነን ወደ ሌላ ቦታ በድምጽ የምንገናኝበት ነገር ማለት ነው።

ኩባያ ማለት ውሃ የምንጠጣበት ወይንም ማንኛውንም ፈሳሽ ነገር የምንይዝበት ነገር ማለት ነው።

ስራ ማለት የሚከናወን ነገር ሲሆን ገንዘብ ለማግኘት ወይንም ደግሞ አንድን ነገር ለመገንባት የምናደርገው ኩነት ማለት ነው።

እንደምን አደሩ ማለት የሰላምታ አይነት ሲሆን አንድ ሰው ከእንቅልፉ ከተነሳ በኋላ ወይንም ከሌሊት የቀን ክፍል በኋላ የምንጠይቀው የሰላምታ አይነት ነው

አፍንጫ ማለት እንድናሸት የሚረዳን የሰውነታችን ክፍል አንዱ አካል ነው።

ምን ማለት የጥያቄ አይነት ቃል ሲሆን ምን ላድርግ ምን እንሁን? ምንድነው የሚሉ ከማንኛውም ቃል ጋር አንድ ላይ ሆኖ ጥያቄ የሚፈጥር ቃል ነው

ሆቴል ማለት ምግብ ያለበት መጠጥ ያለበት መኝታ ቦታ ያለበት ቦታ ማለት ነው። ነገር ግን ከፍለን የምንገባበት ቦታ ማለት ነው።

ሙዝ ማለት እኔ የሚወደው ጠፋጭ የሆነ የስኳራማ የሆነ የፍራፍሬ አይነት ነው

ቡና ማለት ኢትዮጵያ ውስጥ የኖረ ወይንም ደግሞ ኢትዮጵያ ውስጥ የተገኘ የመጠጥ አይነት ማለት ነው

ማክሰኞ ማለት ሰባት ከሰባቱ ቀን ውስጥ ሁለተኛው ቀን ማለት ነው

እድል ይሰጠኝ ማለት አንድ ነገር ለማድረግ ለኛም ጊዜው ይሰጠንና እናድርገው ማለት ነው።

ገበያ ማለት ብዙ ቦታዎችን ብዙ ነገሮችን የምንሸምትበት ቦታ ማለት ነው

በር ማለት ከአንድ ቤት ውስጥ ለመውጣት ወይንም ደግሞ ለመግባት የምንጠቀምበት ማለት ነው

ኮት ማለት ከፍ ያለ ነገር ሲሆን ራሳችንን ከብርድ ለመከላከል ራሳችንን የምንለብሰው ነገር ማለት ነው።

ጥሬ ገንዘብ ማለት ለመገበያየት ከምንጠቀምበት የገንዘብ አይነት ውስጥ በቴክኖሎጂ ያልሆነ ወይንም በእጃችን የያዝነው ማለት ነው።

ብቃት ማለት አንድ ነገር ለማድረግ ያለን ሀይል ወይንም ችሎታ ማለት ነው

መቼ ማለት ሰአቱን ወይንም ከንውኑ የሚካሄድበትን ሰዓት የምንጠይቅበት ቃል ነው

ሪፖርት ማለት የሰራነውን ስራ በጽሁፍ መልክ ለአለቃችን የምንጽፍበት መንገድ ማለት ነው

ሴፕቴምበር ማለት በአማርኛ መስከረም ማለት ሲሆን የመጀመሪያው ወር ማለት ነው

እንደምን ነህ ማለት የሰላምታ አይነት ሲሆን ያ ሰው ሰላሙ ምን ላይ ደረጃ እንዳለና ጥሩ ይሁን አይሁን የምንጠይቅበት የአማርኛ የሰላምታ ስህተት አይነት ነው

ከሰአት ማለት ብዙ ጊዜ ከስድስት ሰዓት በኋላ ቀን ከስድስት ሰዓት በኋላ ማለት ነው

ንግድ ማለት አንድን ነገር ከገዛን በኋላ የምንሸጠው ወይንም ደግሞ ለሌሎች የምንሰጠው ማለት ነው

ኢንቨስትመንት ማለት የእንግሊዘኛ ቃል ሲሆን ያለንን ማንኛውንም ነገር ገንዘብም ጊዜም ሊሆን ይችላል አንድ ነገር ላይ ስናውለው ማለት ነው

ሩቅ ማለት አሁን ካለንበት በጣም ብዙ ጊዜ የሚፈጅ ወይንም ደግሞ ራቅ ያለ ከፍ ያለ ቦታ ማለት ነው

ኦገስት ማለት ነሀሴ ማለት ነው። ወይንም በኢትዮጵያ አቆጣጠር አስራ ሁለተኛ ወር ማለት ነው

ወንበር ማለት ለመቀመጫነት የምንጠቀመው የቤት ውስጥ ቁሳቁስ ማለት ነው።

ስቀል ማለት አንድ ነገር ከፍ አድርግ ወይንም ከፍ አድርገህ አስቀምጥ ማለት ነው

እድለኛ ማለት አንድ ነገር ጥሩ ነገር የተደረገለት ከሰዎች የተለየ አካል ማለት ነው

እቅድ ማለት አንድ ነገር ከማድረጋችን በፊት ቀድመን የምናከናውነው ነገር ወይንም የምናስበው ነገር ማለት ነው

ማዳመጥ ማለት ጀሯችንን በመጠቀም እየተደረገ ወይንም እየተከናወነ ያለውን ነገር መስማት ማለት ነው

ግባ ማለት አንድን ሰው ወደ አንድ በር ወዳለው ነገር ስንመራው ማለት ነው

ቃለ መጠየቅ ማለት ሰዎች ለእኛ ሊቀጥሩን ሲፈልጉ ወይንም ከእኛ የሆነ ነገር ሲፈልጉ ከእኛ ጋር የሚያደርጉት የውይይት አይነት ነው

ወለድ ማለት አንድ ነገር ካለው ነገር በተጨማሪ የሚሰጥ ማለት ነው

ቅና ማለት የአማርኛ ትርጉም ያለው ሲሆን አንድ ሰው በሌላ ሰው ባለው ነገር ሲቀና ወይንም ሲተክዝ ማለት ነው።

አገልግሎት ማለት አንድ ሰው ለሌሎች ሰዎች የሚያካሂደው ወይንም ለሌሎች ብሎ የሚያደርገው ነገሮች ማለት ነው

እህት ማለት የእናትና አባት ልጅ የሆነች ሴት ክፍል ማለት ነው

እንዴት ማለት የጥያቄ አይነት ሲሆን እንዴት ነህ እንዴት ነሽ? የሚለውን የሰላምታ አይነት የሚፈጥርልን ግማሹ ቃል ነው

ኮምፒውተሬ ዛሬ ችግሮች አሉት በጣም ቀስቷል መክፈቱ ረዥም ጊዜ ይወስዳል መተገብሪያዎች ይቀዘቅዛሉ። በርግጥ አስጨንቋል መረጃዬን አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አስጀመርኩ። ይህ አልረዳም። አሁን የቴክኒክ ድጋፍ ልደውል እየሞከርኩ ነው። ምንአልባት ቫይረስ ሊሆን ይችላል። ወይንም አሮጌ እድሜ ምልክት ይህ ኮምፒውተር ለአምስት አመታት ነበረኝ። አዲስ ማግኘት ጊዜው አይደለም በመጀመሪያ ችግሩን መፍታት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነኝ። ሲሰራ ስንጠብቅ ምን ያህል እንደምንጠቀም እንረዳለን

እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በእሁድ የእሁድ ቤተክርስቲያን እሄዳለሁ ጸሎትና መዝሙር እወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳቴ ቅዳሴ ሥላም ያስገኛል በቤት ውስጥ እጸልያለሁ። ጠዋትና ምሽት እንዘክራለን የእምነት መጽሐፍ አነባለሁ። በጾም ጊዜ ህግን እከተላለሁ። ይህ መጽሐፋዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ ይተማመናሉ

ልብስ የማጥብበት ቀን ሁሉም ላይ እሮብ ነው ቆሻሻ ልብሶችን አሰባስባለሁ። በቀለም እለያለሁ ነጭና ቀለማትን የተለያዩ ናቸው። ማሽን አጥቤ እያሙኛለሁ። ውሸት መረጃ አስፈላጊ ነው። ደረቅ ሳይሆን በገመድ ላይ እሰቅላለሁ ፀሀይ ያደርቃቸዋል። ሽቶም ደስ የሚል ነው። ከደረቁ በኋላ እቀበላለሁ አንዳንድ ልብሶች አለብዳለሁ። ንጹህ ልብስ መልካም ስሜት ይሰጣል ይሄ ሳምንት ተግባር ነው። ሁሌ ማድረግ አለበት

ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ ሀገር ውስጥና ውጪ ዜና ይኖራል። አንዳንድ ዜናዎች ደስ የሚያንስኙ ናቸው። ሌሎቹ አሳዛኝ ናቸው። አየር ሁኔታ መረጃ ይሰጣሉ የስፖርት ውጤቶች እወዳለሁ ጋዜጠኞች መረጃ ያበራቱናል። አንዳንድ ጊዜ ከቤተሰብ ጋር እንወያያለን ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ይወስዳል ከዛ ለእረፍት ይሄዳል

ከማህበራዊ ሚዲያ እረፍት እወስዳለሁ። ብዙ ጊዜ እየወሰ እየወሰደኝ ነው። ሁሌም እያወዳደርኩ እገኛለሁ። ሌሎች ምን እያደረጉ አያለሁ። ይህ የአእምሮ ጤና ላይ ይጎዳሉ። መተግበሪያዎችን ሰርዛለሁ። ለአንድ ወር መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነት አተኩራለሁ። ከእውነተኛ ሰዎች ጋር እነጋገራለሁ። መጽሐፍ ማንበብ እችላለሁ። በአታክልት መስራት እችላለሁ። ጊዜዬን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል። ግን ይሄውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት፤ ህይወት አይደለም።

ዛሬ ምሽት የፊልም ምሽት ነው ጓደኞቼ ይመጣሉ። አዲስ ፊልም መምረጥ አለብን ምናልባት አስቂኝ ወይንም ድራማ። ፖፕኮርን ማዘጋጀት ጀምሬያለሁ መጠጦችም አዘጋጅቻለሁ። ሁሉም በሱፋ ላይ እንቀመጣለን መብራት እናጠፋለን በትልቅ ስክሪን እንመለከታለን። አንዳንድ ጊዜ እናስቀዳለን አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደድን እንናገራለን የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞች ጋር ጊዜ ማሳለፍ ይበልጣል።

ልብስ የማጥብበት ቀን ሁሌ እሮብ ነው ቆሻሻ ልብሶችን አሰባስባለሁ። በቀለም እለያለሁ ነጭ እና ቀለማት የተለያዩ ናቸው። በማሽን አጥቤ አሞኛለሁ ምሽት መረጃ አስፈላጊ ነው ደረቅ ሳይሆኑ በገመድ ላይ እሰቅላለሁ ፀሀይ ያደርቃቸዋል ሽቷቸው ደስ የሚል ነው ከደረኩ በኋላ እቀበላለሁ። አንዳንድ ልብሶች አለብዳለሁ። ንጹህ ልብስ መልካም ስሜት ይሰጣል ይህ የሳምንት ተግባር ነው ሁሌ ማድረግ አለበት

በስራ ለመጓዝ እየተዘጋጀሁ ነው። ሌላ ከተማ መሄድ አለብኝ። ጥቂት ቀናት እቆያለሁ። ስብሰባዎች ተይዘዋል። መዳረሻዬን ማረጋገጥ አለብኝ። ትኬት ተኩዟል። ሆቴሉ ተይዟል። ሻንጣዬን ማሰባሰብ አለብኝ። የንግድ ልብሶች ማሸግ አለብኝ። ላፕቶፔንም ማምጣት አለብኝ። የሰነዶቼን ቅጂዎች አዘጋጃለሁ። አውሮፕላን ውስጥ መስራት እችላለሁ። አዲስ ቦታ ለማየት እደሰታለሁ። ግን ቤተሰቤን ናፍቃለሁ። የንግድ ጉዞ አንዳንድ ጊዜ አድካሚ ነው። ግን የስራ አካል ነው።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

ከማህበራዊ ሚዲያ እረፍት እወስዳለሁ: ብዙ ጊዜ እየወሰደኝ ነው። ሁሌም እያወዳደርኩ እገኛለሁ። ሌሎች ምን እያደረጉ እንደሆነ እያየሁ ይህ የአእምሮ ጤና ላይ ይጎዳል። መተግበያዎችን ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነት አተኩራለሁ። ከእውነተኛ ሰዎች ጋር እናጋገራለሁ። መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ። ጊዜዬን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል። ግን ይሄውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም።

የንግድ አውታር መረብ። ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎች መጠቆም እድል ነው። በመጀመሪያ ትንሽ ፈራው። ግን ወደ አንድ ቡድን ቀረብኩ። ራሴን አስተዋውቄያለሁ ስለ ስራዬ ተናግሬያለሁ። ሌሎችም ስለ እነሱ ነግረውኛል። የንግድ ካርድ ተለዋወጥን የሚገርም ሙያ አጋጣሚዎችን ሰማሁ። አንዳንዶቹ ነገር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይህ እድል አመሰግናለሁ የስራ አውታር መረብ ለእድገት አስፈላጊ ነው

ገንዘብ መቆጠብ እየሞከርኩ ነው በየወሩ አቅጣጫ አለኝ ትንሽ መጠን መተው አለብኝ አላስፈላጊ ወጪዎችን መቀናስ ጀምሬያለሁ። የቤት ምግብ መብላት ይረዳል ከምግብ ቤቶች ላይ ለመብላት ውድ ነው። ወደ ገበያ ዝርዝር ይዤ እሄዳለሁ ተጨማሪ ነገሮችን አልገዛም ባንኩስ ማስቀመጥ ደህንነቱ የተጠበቀ ነው። ለወደፊት እቅድ ማድረግ አለብኝ አንዳንድ ጊዜ ከባድ ነው ግን አስወላጊ ነው። ቁጠባ ለነገ ተስፋ ይሰጣል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

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው ግን እየተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለሁ አንዳንዴ የመታጠፍ እንቅስቃሴዎችን አደርጋለሁ። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል ጤናዬም የተሻለ ነው። ከጓደኛ ጋር አብሮ መስራት ያበረታል። እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል ይሄን አንድ ልምድ ለማድረግ እፈልጋለሁ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

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ፈጥራለች። የማይክሮ አሞቃዋለሁ በወደድኩ ቦታ ተቀምጫለሁ። ባልደረቦቼ አብረውን እንበላለን ስለተለያዩ ነገሮች እንነጋገራለን። አንዳንድ ስላጋጠማቸው ነገሮች ይዘክራሉ። ሌሎች ለቀልዶች ይናገራሉ ይህ የእረፍት ጊዜ ነው። ሰዓት አንድ ስላለባት ከዛ ወደ ስራ እንመልሳለን። የምሳ ጊዜ አስፈላጊ እረፍት ነው

ኮምፒውተሬ ዛሬ ችግሮች አሉት በጣም ቀስቷል መክፈቱ ረጅም ጊዜ ይወስዳል። መተግበሪያዎቹ ይቀዘቅዛሉ በርግጥ አስጨንቋል መረጃዬ አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አስጀምርኩ። ይህ አልረዳም አሁን የቴክኒክ ድጋፍ ልደውል እየሞከርኩ ነው። ምናልባት ቫይረስ ሊሆን ይችላል ወይንም አሮጌ የእድሜ ምልክት። ይህ ኮምፒውተር ለአምስት አመታት ነበረኝ። አዲስ ማግኘት ጊዜው አይደለም። በመጀመሪያ ችግሩን መፍታት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነኝ ሲሰራ ስንጠብቅ ምን ያህል እንደምንጠቀም እንረዳለን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

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን፤ በችግር ጊዜ ይቀራረቡናል በደስታ ጊዜ አብሮን ይስቃሉ። ሚስጥሮችን እናወጣለን፤ በየቅዳሜ አብረን እንሰበስባለን፤ ቡና እንጠጣለን፤ ታሪካችንን እናገራለን አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጠያይቃለን ጓደኝነት እምነት ያስፈልገዋል እውነተኛ ጓደኝነት እድለኛ ያደርግሃል። ከእነርሱ ጋር መሆን ደስ ይላል።

የእንቅልፍ ልምዴ ጥሩ አይደለም። ብዙውን ጊዜ ዘግይቼ እተኛለሁ ፊልም እመለከታለሁ ወይንም አነባለሁ። ከዛ ለመነሳት ከባድ ይሆናል። ማለዳ ላይ በጣም እደክማለሁ። ቡናዬ ያስፈልገኛል። የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ። ግን እኔ ስድስት ሰዓት እተኛለሁ በቂ አይደለም። ስልኬን በጣም በፊት ማስቀመጥ አለብኝ የእንቅልፍ ጤንነት አስፈላጊ ነው። ይህን መለወጥ እፈልጋለሁ። በእረፍት የተሻለ እሰራለሁ።

ባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ምትን መከተል አለብን። መምህሩን እንቅስቃሴዎችን ያሳያል እኛም እንደግመዋለን በመጀመሪያ ከባድ ነበር። አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን። ሁላችንም አብረን እንደምን አለን በአላችን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን ዳንስ ደስታና ኩራት ነው። ይሄ የኛ ማንነት ነው